ምንድነው? እሱ የምታስታውሰው ጥሩ መምህር አለ ወይ ነው? የሚለው አዎ ያው በተለያየ የትምህርት ደረጃ ውስጥ አልፌያለሁኝ ከመጀመሪያው ጀምሮ ከአንደኛ ክፍል ያው አንስቶ እስከ ስምንት ባለው ትምህርት ቤት ውስጥ ሌላ ትምህርት ቤት ነበር የተማርኩት። እንግዲህ የተለያዩ መምህራኖች አሉ። በጣም ጎበዝ የሆኑና ጥሩ መምህራኖች አሉ ጥሩ መምህር ሚባለው በጣም ጎበዝ የሆነና እና ያው ስነምግባሩ ደግሞ ተማሪዎችን የመቅረጽ አቅሙ ወይንም ደግሞ የማስተማር ጥበቡ እና ደግሞ ልጆችን እንዴት አያይዙ እነዛ ነገሮች በጣም ጥሩ የሆነው የተለያዩ መምህራን አሉ። ከዛ ውስጥ ለምሳሌ ከ አንድ እስከ ስድስት ወይንም ደግሞ ከአምስተኛ ክፍል እስከ ስምንተኛ ክፍል ጂኦግራፊ የሚባል የትምርት ክፍል አለ። ህብረተሰብ ማለት ነው ያው ህብረተሰብ መምህራችን በጣም ጥሩ መምህር ነበረ። እና በጣም ጎበዝ መምህር ነበረ አንደኛ ነገር ያው ሲያስተምር በደንብ ተማሪዎች እንዲገባን አድርጎ ነው የሚያስተምርበት ዘዴው ወይንም ደግሞ ክህሎቱ የተለየ ነበረ። ሌላው ነገር ደግሞ ያው በጣም ስለ ትምህርቱ ጥልቅ የሆነ እውቀት አለው። እና ምን ያደርጋል እሱ የተለያዩ የቤት ስራዎችን ይሰጠናል እና እዛ የቤት ስራ ላይ እንድንሳተፍ ያደርገናል ማለት ነው። ያው ሁላችንም እዛ ላይ ስለምንሳተፍ ወይንም ደግሞ የሰራነውን ነገር ስለምናብራራ በደንብ እናጠና ነበረ እና ያው ለየት አድርጎ ያንን ትምህርት እንድንይዘው ረድቶናል ወይንም አግዞናል ማለት ነው። ያው እቺ የተሳተፎ ወይንም ደግሞ የማስረዳቱ ነገር ስለነበረ እናም ስለምንጠየቅ። በዛ ያንን የቤት ስራ ዝም ብሎ ሰርቶ መሄድ ብቻ ሳይሆን በደንብ እንድናጠናና እንዴት በደንብ በዛ ዙሪያ ላይ አሪፍ የሆነ ትንታኔ እንድናቀርብ ነበር የሚረዳን እና ሌላው ነገር ደግሞ ያው እሱ የጎደለውን ነገር ወይንም ደግሞ ያልገባንን ነገር ስንጠይቅ በደንብ ያስረዳናል እና በጣም ጥሩና ጎበዝ መምህር ነበረ። ያው እሱ ይሄ ምንድነው ሚባለው ኤለመንተሪ እንደሚባለው ወይንም ደግሞ ደረጃ አንድ ትምህርት ቤት ውስጥ ነበር የሚያስተምረው ማለት ነው። ከዛ ባለፈ እንግዲህ ደግሞ ደረጃ ሁለት ስንገባ ከደረጃ ሁለት ማለት ከዘጠነኛ ክፍል አንስቶ ያለው ትምህርት ቤት ማለት ነው። እና እዛም እንደዚሁ ያው የተለያዩ መምህራን አሉ። እዛ ላይ ግን የማረሳው ሁለት መምህራኖች አሉ አንደኛ አማርኛ መምህራችን እና ፊዚክስ መምህራችን በጣም ጥሩ ነበሩ። አማርኛ መምህራችን ያው አንዳንድ ጊዜ አፋችንን በቋንቋው ብንፈታም ደግሞ የቋንቋው የራሱ የሆነ ትምህርት አለው እነዛን ትምህርቶች በደንብ ለይቶ ያስረዳን ነበረ። እንዲገባን የተለያዩ ሰዋሰዎችን ህጎችን የቋንቋ ህጎች ሰዋሰው የሚባል ነገር አለ በአማርኛ ቋንቋዎች እነዛን ነገር በደንብ ያስረዳን ነበር። እንደውም ያው ብዙ ተማሪ እዚህ ላይ ትንሽ ግር ይለው ነበረ ያው ተናጋሪም ሆኖ ግን እነዚህን ነገሮችን መለየት ይከብደዋል። አንዳንዴ ያው መናገርና ስለ ቋንቋው ደግሞ ጥናት ማድረግ የተለያየ ነገር ነው የሆነ ነገሮችን በዛ መልኩ ላንረዳው እንችላለን። ስለዚህ እንደዛ በደንብ እንድናጠና ያደርገን ነበር እና በጣም ጥሩ መምህር ነበር። ያው ፊዚክስ መምህራችንም ከእሱ ጋር ተያይዞ እንደዛው በጣም ጎበዝ መምህር ነበረና ጥሩ መምህር ነበረ። ሌላው ደግሞ ያው አስራ አንድ እና አስራ ሁለተኛ ክፍል ላይ የድሮዊንግ መምህር ወይንም ደግሞ የስዕል መምህራችን በጣም ጎበዝ ነበረ። ማለት በዛ የተነሳ ያው ድረዊንግ ትምህርትን በጣም እወድ ነበረ የስዕል ትምህርት ማለት ነው። ትንሽ ለየት ያለ አሰራር ነው እና በጣም ደስ የሚል አሰራር ነው። ረጅም ሰዓቴ እንደውም ድሮይንግ ስዕል ትምህርት እንደ እንደ ትምህርት ሳይሆን እንደ መዝናኛ ነበር የምቆጥረው ግን ከዚህ ጋር ተያይዞ ያው ኤለመንተሪ ላይም እንደዛ ድሮይንግ ትምህርት ነበረን የተለያየ ነገሮችን ያሰራናል። በዛው ትዝ አለኝ የተለያዩ ቅጠል እየጨፈጨፍን ህትመትን እንሰራ ነበረ እና ደፍተሬ ራሱ እስካሁን ትዝ ይለኛል በጣም የሚያምር ደፍተር ነበረኝ። የተለያዩ

ሹራብ መስፋት ትችላለህ ወይ? ነው የሚለው ጥያቄው እንግዲህ ሹራብ መስፋት። በመሰረቱ አልችልም ግን ያው ሹራብ የመስፊያ የተለያዩ ሀገራችን ውስጥ የተለያዩ ባህላዊ ነገሮች አሉ። ለምሳሌ እኔ ካየሁት ነገር። ሰዎች በባህላዊ መንገድ ኪሮሽና ክርን ተጠቅመው የተለያዩ የእጅ ስራ ሹራቦችን ይሰራሉ። እና እነዛን ሹራቦች ሰርተው ለገበያ ያቀርባሉ ማለት ነው። እና ያ ሹራብ ምንድነው በጣም የሚያምር ነው ግን ትንሽ ጊዜ ይወስዳል ማለት ረጅም ጊዜ ይፈጃል ያንን ለመስራት። ምክንያቱም ያው በእጅ የሚሰራ ስለሆነ ያው በእጅ የሚሰራ ነገር ጊዜ ይፈልጋል። እና በኪሮሽ ጠልፈው ልክ እንደ ዳንቴል። አይነት ነገር አድርገው ጥቅጥቅ ያለ ሹራብም ይሰራሉ። በተለይ የህፃናትን በደንብ ይሰራሉ እንደውም ከዛ ጋር ተያይዞ የህፃናትን። ይሄ ከ የህፃናት ጫማ በኪሮሽ የሚሰሩ አሉ ጫማዎች እና። ቀሚሶች ሹራብ አንድ ላይ ተመሳሳይ አይነት ከለር ተደርገው ይሰራሉ አሁን ላይ የሚታይ ነገር ነው እንደዛ ሰርተው ወደ ገበያ ያቀርባሉ ማለት ነው። እንግዲህ ከዛ ባለፈ መልኩ ሹራብን ስናነሳ የተለያየ አይነት ሹራብ በእጅ ይሰራሉ በክር በክር አማካኝነት ማለት ነው ኪሮሽን ተጠቅመው። ለምሳሌ ጋውን ይሄ የትልልቅ እናቶች ጋውንን ልክ ጋውን ማለት እንደ ጃኬት ሆኖ ከቀሚስ በላይም ብቻ ከላይ የሚለበስ የሚደረግ ነገር። ይሰራሉ ማለት ነው እነዚህ ነገሮች ይስተዋላሉ እኔም በነገራችን ላይ መጠቀም በጣም ያስደስተኛል ያንን ነገር። ከዛ ባለፈ ደግሞ ሌላው ነገር። ከሹራብ ባለፈ ኮፍያ የተለያዩ ኮፍያዎች ይሰራሉ ማለት ነው። አንድ ላይ ያ ማለት ከሹራቡ ጋር አንድ ላይ ተመሳሳይ እንዲሆን ተደርጎ አንድ ላይ ይሰራሉ። ኮፍያ የሴትም የወንድም ኮፍያዎች የህፃናት ያው የህፃናት በብዛት ነው የሚሰራው ሀገራችን ውስጥ። ይሄ ከምቾቱ ጋር ተያይዞም በጣም አሪፍ የሆነ ሙቀት የማቃጥል ምናምን አይነት ነገር ስለሌለው ለህፃናት ለዛ ነው ተመራጭ የሚሆነው። እንደገና ደግሞ ይሄ አንገት ላይ የሚጣል እንደ አንግልብስ ወይንም በእንግሊዘኛው ስከርቭ ተብሎ የሚታወቀው አማርኛ ላይ ስንመጣ አንግልብስ ነው የሚባለው። እንደዛ ነገሮች በእጅ ይሰራሉ እና እሱም ልክ ይሄ እንደ ሹራብ አሰራር ሆኖ ተያይዞ ተመሳሳይ ነገር ነው። እና የሆነ ወቅት ላይ ደግሞ የሆነ የተለመደ አይነት ሹራባ አይነት አለ። እሱ ሹራብ ምንድነው? እጀታ የለውም። ልክ እንደ ይሄ እጀ ጉርድ ሆኖ ግን ሌላው ነገሩ እንደ ሹራብ ነው። አለባበሱ እንዴት ነው? ከስር ሸሚዝ ይለበሳል ከዛን ከሸሚዙ ላይ እሱ ይደረባል ማለት ነው። ይሄ ነገር ያው በእጅ የተሰራ ነገር ነው። እና በጣም የሚያምር ሹራብ ነው። እንደዛ ከሸሚዝ ጋር ተደርጎ ሲለበስ ደግሞ በጣም የሚያምር እይታ ይፈጥራል ማለት ነው። ያው ይሄ ብርድ ከመከላከሉም አንፃር አልፎ ለእይታም በጣም የሚያምር አይነት ሹራብ ነው። ያው ይሄ ሹራብ ከመስራት ጋር እንግዲህ ከዛ ጋር ተያይዞ በዘመናዊ መንገድ ሲንጀርንም ተጠቅመን የተለያዩ ሹራቦች ይሰራሉ። ለምሳሌ ያህል ትምህርት ቤት አሁን ላይ የተለመደ ነገር ነው ለህፃናት። ትምህርት ቤት ላይ በተለይ የመጀመሪያዎቹ ክፍሎች ላይ ከ ይሄ የመጀመሪያ ነርሰሪ ተብሎ እስከ የኬጂ አንደኛ ክፍል እስከሚገቡ ሶስት ሶስት የሆኑ ደረጃዎችን ያሳልፋሉ ማለት ነው። እና እነዛ ህፃናት ያው ልጅም ስለሆኑ ህፃናት ስለሆኑ። እንደ ዩኒፎርምነት ወይንም ደግሞ የትምህርት ቤት የደንብ ልብስ ተደርጎ ይሰራል ብዙዎቹ ሹራብ አላቸው። እነዛ ሹራቦች ይዘታቸው ባህላዊ ነገር ነው ወይንም ደግሞ። በቀለም ደመቅ ያለ ቀለም ነው የሚጠቀሙት አብዛኞቹ ትምህርት ቤቶች ያው ህፃናትም ስለሆኑ ፈካ ያለ ነገር ነው የሚጠቀሙት። እና ያ ነገር በጣም ደስ ይለኛል። አሪፍም ነው። ያው ብዙ ጊዜ አሁን ላይ ምንድነው? የሚያደርጉት። ሰራተኛ እዛው ይቀጥራሉ የሲንጀር ማሽን ወይንም ደግሞ ሹራስ መስሪያ ማሽን ይኖራቸዋል ጨርቁን አስመጥተው ነው ጨርቁን ያስመጡና።

በመታጠቢያ ቤት ውስጥ ትዘምራለሁ ወይ ነው የሚለው አዎ በደንብ እዘምራለሁኝ። አዎ መታጠቢያ ስታጠብ ወይንም መታጠቢያ ቤት ውስጥ ስገባ ብዙ ጊዜ እንደውም መዘመር ይቀናኛል። የተለያዩ ሃይማኖታዊ መዝሙሮቹን እዘፍናለሁኝ ለምሳሌ እናታችን ነሽ ማርያም የሚለውን ማርያምን የሚያወድስ መዝሙር እዘምራለሁኝ። ሌላው ግን ያው ከዛ በተጨማሪ ከመዘመርም አልፉ ደግሞ አንዳንዴ ዘፈኖችን አንጎራጉራለሁ ነው የሚባለው ያው እንደዛ አንጎራጉራለሁ። እንግዲህ መታጠቢያ ቤት ስገባ ትንሽ ቀስ ብዬ ነው የምታጠበው። እና ከዛ ጋር ተያይዞ የተወሰኑ ደቂቃዎችን እዛ እቆያለሁኝ። ስለዚህ ያው ስቆይ እያንጎራጎርኩኝ ነው የምቆየው ማለት ነው። አንዳንድ ጊዜ ያው የትዝታ ዘፈኖችንም አጎራጉራለሁ። ያው እንደ እንደ አላችሁትም እንደ ጥያቄውም ደግሞ መዝሙር እዘምራለሁኝ ያው መዝሙር አፌ ላይ የመጣውን መዝሙር እዘምራለሁ። መዝሙሩን ላልጨርሰው እችላለሁኝ ግን የተለያየ መዝሙር እየቆራረጥኩኝ የማውቅ የማውቀው ድረስ እዘምራለሁኝ እና በዛ መልኩ ነው። መታጠቢያ ቤት የምታጠበው። እንግዲህ ምንድነው የማልዘምረው ምን ትስል ነው ራሴን ወይንም ደግሞ ፀጉሬን ስታጠብ አልዘፍንምም አልዘምርምም። ምክንያቱም አይመቸኝም አንደኛ ነገር ጎንበስ ልል እችላለሁኝ ጎንበስ ብዬ ልታጠብ እችላለሁ። ሁለተኛ ነገር ደግሞ ያው ውሃ ፊቴ ላይ ይወርዳል ውሃም አረፋም ፊቴ ላይ ስለሚወርድ እንደዛ ያው ፀጉሬን ስታጠብ አልዘምርም ዝም ብዬ ነው የምታጠበው። ግን ፀጉሬን ታጥቤ ከጨረስኩ በኋላ ፀጉሬን በሻሽ ወይ ወይ በሻርፕ በሻርፕ ጥቅልል አደርግና ከዛ ሻወር ወደ መውሰድ ነው የምገባው ማለት ነው። ያው ሻወር ስወስድ ወይንም ስታጠብ እዘፍናለሁ። ስዘፍን ግን ያው ቀስ ብዬ ነው የምዘፍነው እንደዚህ ሌላ ሰውን እንዲረብሽ አድርጌ አይደለም የምዘፍነው። ድምፄን ቀስ አድርጌ እዘምራለሁኝም ቅድም እንዳልኩትም እዘፍናለሁም። ያው አሪፍ ነው ብዙ ሰው ደግሞ እንደዛ ያደርጋል መታጠቢያ ቤት ሲገባ ይዘፍናል። ወይ ይዘምራል ብቻ አፉ ላይ የመጣውን ነገር ያደርጋል ማለት ነው። አሪፍ ነው እንግዲህ። ከምዘፍናቸው ዘፈኖች ውስጥ መካከል አንዱ የአስቴር አወቀና ያው የተለያየ የአስቴር አወቀ ዘፈኖች አሉ። እነሱን ዘፈኖች እዘፍናለሁኝ ለምሳሌ ስርክ ብርድ ለብሰህ የሚለው ዘፈን በጣም ደስ ይለኛል። ያው የተወሰነ ነገር በዚህ ላይ ማንጎራጎርም ይቻላል። ግን ያው መዝሙር ደግሞ የተለያየ መዝሙር አለ ለምሳሌ ያህል እንግዳ ወርቅ ነው የሚባለው ዘማሪው የእሱን መዝሙር አዳምጣለሁ። አይናችን ነሽ ማርያም የሚለውን እስቲ በድምፄ ትንሽ ልበለው አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆችን እንጥብ እንደብ ግቢ ከቤታችን በረከታችን ነሽ። የሚለውን መዝሙር እዘምራለሁ ይሄ ማለት ነው። ያው ብዙ መዝሙሮች አሉ። እንደገና ያው መዝሙር ሲባል የተለያዩ መዝሙሮች ይወጣሉ በየጊዜው ብቻ እኔ አፌ ላይ እየመጣልኝን መዝሙር እዘምራለሁኝ። አጭርም ሊሆን ይችላል ያው መዝሙሩን ምንድነው ስዘምር ላልጨርሰው እችላለሁኝ። አንድ መዝሙር ጀምሬ ከዛ ደግሞ የሆነ ያህል አዝማች ድረስ ከሄድኩ በኋላ ሌላም መዝሙር እቀይራለሁኝ እንግዲህ እንደዛ እያደረኩ እዘምራለሁ

ጥያቄው ምን ይላል? ቤተሰብ ምን ያህል ጊዜ ይሰበሰባል ነው እሚለው እንግዲህ ቤተሰብ በተለያየ ምክንያት ይሰበሰባል መደበኛ የሆነ የቤተሰብ መሰብሰቢያ ጊዜያት አሉ። በዓላት ሲሆኑ ቤተሰብ ይሰበሰባል ቢያንስ በሶስት ወር ልዩነት ውስጥ ይሰበሰባል ማለት ነው ይህ ማለት። ለምንድነው እንደዛ ያልኩት? ያው በየ በሶስት ወር መሃል ውስጥ የሆነ በዓል ይኖራል። ይሄ ማለት ለምሳሌ ለዘመን መለወጫ ወይንም ለእንቁጣጣሽ በዓል አንዴ ይሰበሰባል ማለት ነው ያ ማለት መስከረም አንድ ማለት ነው። አንድ ላይ ተሰብስቦ በዓል የማክበር ነገር አለ። ከዛን ደግሞ ቀጥሎ ደግሞ ምን አለ? ያው ይሄ ከእንቁጠጣሽ በዓል ጋር አንድ ላይ መስቀል አለ። ስለዚህ ለቁጣጣሽ ያልተሰበሰበ ሰው በመስቀል ይሰበሰባል ማለት ነው። መስቀልን ይዘን ከዛም በኋላ ደግሞ የልደት በዓል አለ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል። ያ ማለት ደሞ ገና ነው ያው ገና ላይ ይሰበሰባል ማለት ነው። ታህሳስ ላይ ማለት ነው። ከዛን ቀጥሎ ያለው ነገር ፋሲካ ነው። የትንሳኤ በዓል ነው። እንግዲህ ለየት ያለ ዝግጅት አለ ትንሳኤ በዓል ሲሆን በቤተሰቡ ውስጥ የተለየ አይነት እንደ ባህል ተደርጎ የተያዘ ኢትዮጵያ ውስጥ ያው በአብዛኛው ክልሎች ወይንም ደግሞ በአብዛኛው ቦታ እንደ ባህል ነው። ትንሳኤ ማለት ልጆች ወደ ቤተሰቦቻቸው ጋ የሚሄዱበት ወላጆቻቸውን የሚጠይቁበት የተለያየ ነገር ይዘው ባዶ እጃቸውን ሳይሆን ለምሳሌ አንዳንዶች ዳቦ ደፍተው ዳቦ በመያዝ እና የተለያዩ መጠጦችን በመያዝ ቤተሰብ ላይ ይሄዳሉ። ሌሎች ደግሞ እንደየ አቅም ሆኖ እዚህ ጋር እሚወሰነው ቡና ስኳር ገዝቶ የሚሄድ አለ። ሌላው ሰው ደሞ ልብስ ይገዛል። ልብስ ገዝቶ ይዞ ይሄዳል ማለት ነው። ቤተሰብ ጋ ስለዚህ እነዚህን ነገሮች በመያዝ እንደገና ያው እንደየአቅሙ ሆኖ ከዛ ሌላ የስጦታ እቃዎችን የተለያዙ ነገሮችን ይዘው ቤተሰቦቻቸውን ይጠይቃሉ ማለት ነው። ያ ማለት ትንሳኤው እሁድ ሆኖ ከዛም ባሉት ሳምንቱ ሙሉ እንደ በዓል ነው እሚቆጠረው። ከትንሳኤ ያው ትንሳኤ ሁሌ እሁድ ቀን እሚውለው ከዛ በኋላ በሳምንቱ ደግሞ ዳግሚያ ትንሳኤ ይባላል። ድጋሚ ትንሳኤ እንደማለት ነው እስከ ደግሚያ ትንሳኤ ድረስ ያለው ሳምንታት ሰባቱ ቀኖች በዓላት ናቸው። እነዛ እነዛ ቀናቶች ቤተሰብ እሚጠያየቅበት ነው። በተለይ ልጆች ወደ ቤተሰቦቻቸው የሚሄዱበት አንድ ላይ የሚሰበሰቡበት ስርዓት ነው። እና ይህ ነገር ይሄ ነገር እንደገና ይሄ ስርዓት ደግሞ መስቀል ላይም አለ። መስቀል ላይም እንደዚህ ልጆች ወደ ቤተሰቦቻቸው ተሰብስበው ይሄዳሉ። የተለያዩ ነገራትን ይዘው አንድ ላይ የማሳለፍ ነገር አለ። ይሄ በኦሮሞና በጉራጌ ማህበረሰብ ውስጥ ትንሽ ለየት ይላል ስነ ስርዓቱ ማለት ነው። ሌላውም ጋ ቢጠያየቅ ግን እነሱ ጋ ትንሽ ማለት እና ተሰብስበው ከየቦታው ስራ ላይ ያለ የተለያየ ቦታ ላይ ያለ ሁሉ ሂዶ ተሰብስቦ እዛ ጋ የማክበር አይነት ነገር ይስተዋላል። እና በጣም ደስ የሚል ነገር ነው። ሌላው ደግሞ ያው የመሰብሰቢያ በዓል። ቡሄ ነው። ቡሄ ምንድነው? እሱ ደግሞ ቡሄ ደግሞ የሚሆነው ቤተሰቦች ወደ ልጆቻቸው ጋ ነው እሚሰበሰቡት ማለት ነው እሚሄዱት። ልጆቻቸውን የሚያዩበት ጊዜ ነው ማለት ነው። ቡሄ ማለት ያው ሃይማኖታዊ ቱፊት አለው እሱ ሃይማኖታዊ ስርዓት አለው። ያን ሃይማኖታዊ ስርዓት በመከተል ነው እንደዛ የሚደረገው ማለት ነው። ከ በተለይ እናቶች ምን ያደርጋሉ ዳቦ ሙል ሙል ይጋግራሉ። ይሄ ነገር ያው መጽሐፍ ቅዱሳዊ ሂደት ይዘት አለው እናቶች ዳቦ ሙል ሙል እሚባል ዳቦ ይጋገርና ያን ዳቦ ይዘው ልጆቻቸውን ሄደው ያያሉ ማለት ነው ልጆቻቸው ጋ ይሄዳሉ። በዛ መልኩ ቤተሰብ ይሰባሰባል ማለት ነው። እንግዲህ ከዛ ባለፈ ደሞ ቤተሰብ ለምን ይሰባሰባል ስንል? ለምሳሌ የተለያየ የቤት ውስጥ ዝግጅት ሲኖር ዘመድ አዝማድ ቤተሰብ ይሰበሰባል። ለምሳሌ ማህበር ሊሆን ይችላል ማህበር ማለት ያው ለምሳሌ ሃይማኖታዊ ነው ማህበር ማለት ሃይማኖታዊ ነው። በክርስትና ኦርቶዶክስ እምነት ተከታዮች ውስጥ የሚደረግ አንዱ የሃይማኖታዊ ስነ ስርዓት ነው። ለምሳሌ የሆነን ቀን የሚዘክር ካለ ያንን ዝክር ለመቅመስ ዘመድ አዝማድ ይጠራል። ከዘመድም ሌላ ደግሞ ሌላ ጎረቤት ጓደኛ ይጠራሉ እና እዛ ዝክር ላይ ይሰበሰባሉ ማለት ነው። እና ያው ብዙ የመሰብ

እንግዲህ ማደንዘዣ ትወዳለህ ወይ? ነው የሚለው ማደንዘዣ እንደየ አስፈላጊነቱ እና እንደ የጠቀሜታው ይለያያል። ለምሳሌ ያህል አሁን ሰዎች የተለያየ ቀዶ ጥገና ሲያካሂዱ የሚጠቀሙበት ማደንዘዣ አለ በህክምና መልክ የሚሰጥ ማደንዘዣ ነው። እንግዲህ ያ ማደንዘዣ ምንድነው ቀዶ ጥገና? ተጀምሮ እስከሚያልቅ ድረስ እንዲያገለግል ተደርጎ እነሱ ሰአቱን ያውቁታል በዛ ሰዓት መሃል ላይ ነው የሚሰጡት ማለት ነው። ያው ጠቃሚ ነው ጠቀሜታም አለው ብዬ አምናለሁም መኖሩም በጣም ጥሩ ነው። ምክንያቱም አንድ ሰው አንደኛ የህመም ስሜቱን እንዳይሰማው ያደርጋል ማንኛውም ሰውነቱ ስለሚቀደድ ያው ቀዶ ጥገና ከሆነ ሰውነት ይቀደዳት ማለት ነው። የትኛውም ቦታ ላይ ሆነ ያው ማደንዘዣ ሲሰጡ እነሱ ሙሉ ማደንዘዣ አለ ግማሽ ማደንዘዣ አለ እንደየ አስፈላጊነቱና እንደሚሰሩት ሁኔታ ነው የጤና ባለሙያዎች የሚሰጡት። እና አስፈላጊ ነው ብዬ አምናለሁ አስፈላጊ ስለሆነ ይሄ መውደድ መጥላት ምናምን የሚባል ነገር አይደለም። ግዴታ የሆነ ነገር ያው ግዴታ ነው። ግዴታ ያልሆነ ነገር ደግሞ ግዴታ አይደለም

እሺ ብዙ ትሸናለህ ወይ? ይላል እንደ ያው እንግዲህ መሽናት ማለት ያው እንደተጠቀምነው ነገር ይወስነዋል ብዙ ፈሳሽ ነገር ከወሰድኩኝ ብዙ ልሸና እችላለሁኝ። ግን ብዙ ይሄ ፈሳሽ ነገር ካልወሰድኩኝ ምክንያቱም ብዙ ውሃ ካልጠጣሁ እንደዚህ ላልሸናም እችላለሁኝ። እንደ ሁኔታው ነው የሚወስነው

እሺ እንግዲህ እዚህ ጋር ሙዝ ይላል ያው ስለ ሙዝ የተለያዩ ነገሮችን ማውራት ይቻላል። ሙዝ በጣም የምወደው አታክልት ነው። ምንድነው? ሙዝን ስናነሳ ለምሳሌ እኔ አሁን ግቢ ውስጥ እየ ያለሁበት ግቢ ውስጥ የሙዝ አተክልት አለ እና ሙዝም ያፈራል ሙ ሙዝ በባህሪው ሰፋ ያለ ቦታ ይፈልጋል። እና ሙዝ የሚራባበት ሁኔታን ስንመለከት በተለያየ መንገድ ነው የሚራበው ማለት ወደ ጎን ነው ራሱን የሚያሰፋው። ከስር የራሱ የሆነ ቅርንጫፍ እያወጣ ይሄዳል ማለት ነው። ለምሳሌ አንድ ሙዝ ከተከልን ያ ሙዝ ከስር ነው ቅርንጫፉን የሚያወጣው እንጂ ከጎን አይደለም እንደሌሎቹ አ አታክልቶች ከጎን ምናምን ቅርንጫፍ ሳይሆን የሚያወጣው ከስር ነው በስሩ በኩል አማካኝነት ነው ከስር ይወጣል እና ያ የወጣው ጫ ጉንቁል የሚመስል ነገር እያደገ ይሄዳል ማለት ነው። ምንድነው? እሱ አንድ ሙዝ አንዴ አንዷ ግንድ ማለት ነው። አንዴ ካፈራ በኋላ ደግሞ አያፈራም ስ። ስለዚህ ሙዝ በባህሪው አንዷ ግንድ አንድ ጊዜ ታፈራለች ከዛም በኋላ ይቆረጣል ማለት ነው። ሲያፈራ ምንድነው የሚያደርገው ያው ኮባው በጣም ይሰፋል ሙዝ ኮባ አለው ኮባው በራሱ ቅጠሉ ማለት ነው ኮባው ማለት በጣም ሰፋፊና ረጅም ነው የሚሆነው። እንግዲህ በሀገራችን ውስጥ ኮባው ራሱ የሙዝ ኮባ የራሱ የሆነ ጥቅም ለተለያዩ ጥቅሞች ይውላል። ዋናኛው ከምንጠቀምበት ነገር ውስጥ ያው ዳቦ ለመጋገር እንጠቀምበታለን። የሙዝን ቅጠል ማለት ነው ያው ቅጠሉ ተቆርጦ ይታጠባል ከታጠበ በኋላ ዳቦ ለመጋገር ይ የዳቦ ምጣድ ላይ ይዘረጋል ማለት ነው። የ የተወሰነ ዘይት እንቀበዋለን ከዳቦ ጋር በቀላሉ እንዲላቀቅ ከሊጡ ጋር እና ከቀባን በኋላ ሊጡን አድርገን መልሰን እንሸፍነዋለን ማለት ነው። ኮባው በዚህ መልኩ ዳቦ ለመጋገር ያገለግለናል ማለት ነው። ሌ ሌላው ነገር ያው እንግዲህ ሙዝ አንድ ጊዜ ካፈራ ደግሞ አያፈራም ብያለሁ ስለዚህ አ አንድ ሙዝ ከተከልን ያው ቅርንጫፍ ያወጣል ከስር የተለያዩ ጫፎችን ያወጣል ከዛም በኋላ ያድጋል ማለት ነው። ስለዚህ የደረሰው ሙዝ ልክ ሲደርስና ሲበስል ይቆረጣል ማለት ነው። ሲቆረጥ ያው ፍሬውን ቆርጠን ያው ብዙ ነው ብዙ ፍሬዎች ይይዛል ከዛ በኋላ እሱን አንዴ እንቆርጣለን ከዛም በኋላ ከስር እንቆርጠዋለን ማለት ነው ሙዙን የሙዙን ግንድ እንቆርጠዋለን ያን ያፈራውን ምክንያቱም ደግሞ አያፈራም ማለት ነው። ስለዚህ ራሱን በዛ መልክ ነው ሙዝ የሚተካው ማለት ነው እንግዲህ ከዛ በተጨማሪ ያው ሙዝ ለጤና በጣም ጠቃሚ ነው ተብሎ ነው የሚታሰበውም። ያው ሙዝን በተለያየ መንገድ መጠቀም እና መብላት ለምግብነት። ውጪ ስወራ እንሰማለን። ከተለያየ ነገር ጋር አንድ ላይ ተፈጭቶ ፊትን መቀባትም አሪፍ ነው ይባላል ያው በዚህ ጉዳይ ላይ ሙዙ ራሱ ፍሬውንም ፊትን መቀባት ቆንጆ ነው ይባላል። ተልጦ ጠቃሚ ነው ይባላል። ያው ሙዝን ብቻ ሳይሆን ሌሎች አታክልትም ለፊት ጠቃሚ የሆኑ ለቆዳ ጠቃሚ የሆኑ አታክልቶች አሉ። ሌላው ደግሞ ያው ሙዝን እንዴት መመገብ እንችላለን ለሚለው? ሁለተኛው የምንመገብበት አይነት ደግሞ ሙዙን አጥቦ እ ልጠን ከ መክተፍ ነው። ከከተፍነው በኋላ ከተለያዩ አታክልቶች ጋር ለምሳሌ አቮካዶ ፓፓያ አንድ ላይ በመክተፍ እንዲህ ጎረድ ጎረድ አድርገን ከትፈን እላዩ ላይ እንትን ሎሚ እንጨምቅበታለን ማለት ነው። ከዛን እንደዛ ከጨመቅን በኋላ በማንኪያ እንበላለን ማለት ነው። እንደዛ ሁሉንም አዋህደን ማለት ነው እንደዛ በማንኪያ እንመገበዋለን። ሌላው ደግሞ ያው ሙዝን በጁስ መልክ መጠቀም እንችላለን። ያው ሙዙን ልጠን ጁስ መፍጨፍ ዉስጥ ከጨመርን በኋላ ፈጭተን ከዛም በኋላ መጠጣት እንችላለን ማለት ነው። ያው በጁስ መልክ ተጠቀምነው ማለት ነው። ሌላው ደግሞ ሙዝን የምንመገብበት መንገድ ደግሞ ያው በዳቦ እንመገበዋለን በባ በተለምዶ ያው እንደዛ እንመገበዋለን። ዳቦ ውስጥ መሃል ላይ አድርገን ሙዙን ልጠን ዳቦ መሃል እንከትና ያው መጉመጥ ነው። በጣም ጣፋጭና በጣም አሪፍ ጣዕም ያ።

እሺ እንግዲህ አመት በሚለው ነገር ላይ የተወሰነ ማብራሪያ እሰጣለሁ። አመት ማለት እንግዲህ ትርጓሜው ምንድነው በስሩ? የተለያዩ ማለት። በስሩ ብዙ ቀናቶችን የያዘ ጊዜ ማለት ነው። አንድ አመት ሲባል ለምሳሌ። ሶስት መቶ ሶስት መቶ ሃምሳ ስድስት ቀናቶችን ወይንም ሃምሳ አምስት ቀናቶችን በውስጡ የያዘ ዘመን እንደማለት ነው። ስለዚህ ያው በኢትዮጵያ የራሷ የሆነ የዘመን አቆጣጠር ያላት ሀገር ነች። ስለዚህ የእያንዳንዱ አመት በራሱ የሆነ የዘመን አቆጣጠር ወይንም ደግሞ የቤተክርስቲያን አቆጣጠር አለ። ስለዚህ የኢትዮጵያ ቤተክርስቲያን የዘመኑን አቆጣጠር ወይንም ደግሞ አመታት አንድ አመቱ ወይንም ዘመኑ ይህ አመት ምን ያህል ቀን እንደሚይዝ በራሷ ስሌትና አቆጣጠር ታወጣለች ማለት ነው። ይህ በጣም ትልቅ የሆነ ጥበብና ከአባቶቻችን የወረስነው ነገር ነው ብዬ አምናለሁ። እንግዲህ ይሄ አመትን በ ስናየው በውስጡ የ አስራ ሁለት ወሮች የያዙ አለ። እና እንደውም አስራ ሶስተኛ ወር ጨምሮ የያዘ ነው እንደ ኢትዮጵያው ዘመን አቆጣጠር ማለት ነው። አንድ አመት አስራ ሶስት ወራት አሉት ማለት ነው። በውስጡ እነዚህ አስራ ሶስት ወራት አስራ ሁለቱ ወራት ሰላሳ ሰላሳ ቀን ይይዛል ማለት ነው። እያንዳንዱ ወራት ሰላሳ ሰላሳ ቀን ይዞ ከዛም በኋላ አስራ ሶስተኛዋ ወር ቋግሜ ተብላ የምትታወቀው ወር እንግዲህ እንደ ዘመን አቆጣጠሩ በየ አራት አመት ዙር የራሱ የሆነ የዘመን አቆጣጠር አለው በየአራት አመት ዙር ስድስት ቀን እና አምስት ቀን እየሆነች ትውላለች ማለት ነው። ያው የቀኑ ልዩነትም እዚህ ጋር ነው ሶስት መቶ ስልሳ አምስት እና ሶስት መቶ ስልሳ ስድስት ሆኖ የሚውለው ለዛ ነው ማለት ነው። ስድስት ቀን እና አምስት ቀን እየሆነ ይሄዳል ማለት ነው። ከዚህ ጋር ያው ተያይዞ እንግዲህ በኢትዮጵያ አቆጣጠር እንግዲህ አመቱ የሚጀምረው መስከረም ወር ተብሎ አንድ ተብሎ ነው። የሚጀምረው እንግዲህ ስለዚህ በአመት ውስጥ የመጀመሪያው ወር መስከረም ነው። ከዛን ሁለተኛው ወር ደግሞ ጥቅምት ነው እና እንደውም አስራ ሶስተኛ ወር ጨምሮ የያዘ ነው። እንደ ኢትዮጵያው ዘመን አቆጣጠር ማለት ነው አንድ አመት አስራ ሶስት ወራት አሉት ማለት ነው። በውስጡ እነዚህ አስራ ሶስት ወራት አስራ ሁለቱ ወራት ሰላሳ ሰላሳ ቀን ይይዛል ማለት ነው። እያንዳንዱ ወራት ሰላሳ ሰላሳ ቀን ይዞ ከዛም በኋላ አስራ ሶስተኛዋ ወር ቋግሜ ተብላ ሰባተኛው ወር መጋቢት ይባላል። ስምንተኛው ወር ሚያዚያ ይባላል። ዘጠነኛው ወር ግንቦት ይባላል። አስረኛው ወር ሰኔ ይባላል። አስራ አንደኛው ወር ደግሞ ሰኔ ሀምሌ ይባላል። አስራ ሁለተኛው ወር ነሀሴ ይባላል ማለት ነው። ስለዚህ አስራ ሶስተኛዋ እነዚህ አስራ ሁለት ወሮች ሰላሳ ሰላሳ ቀናት አሉት በውስጡ እና ደግሞ እያንዳንዱ ወራት አራት አራት ሳምንት አለው በውስጡ ማለት ነው። ስለዚህ የመጨረሻዋ አስራ ሶስተኛ ወር የምትባለው እንደ አንድ ወር ነው ተግባሯ እንደ አንድ ወር የሆነችው ወር ጳጉሜን የምትባለው ያው ይቺ እንግዲህ አስራ ሶስተኛ የአስራ ሶስት ወር ጸጋ የምትባለው ኢትዮጵያ ብቻ ነች። በዚህ የዘመን አቆጣጠር የምትሄደው ሌሎች ሀገሮች ይህን አቆጣጠር አይጠቀሙም አስራ ሶስተኛ ወር የላቸውም ያው አስራ ሁለት ወር ነው። ያላቸው ማለት ነው እነሱ እንግዲህ ይቺን ቀን እነሱ በ በ በየወር ውስጥ ከፋፍለው ነው የሚይዟት አንዴ ሰላሳ አንድ ያደርጉታል አንዴ ሃያ ዘጠኝ እየሆነ ወራቸው ይሄዳል ማለት ነው። የነሱ ያሉት ቀናቶች በውስጡ የያዘው ቀን አንዴ ሰላሳ አንድ ይሆናል አንዴ ሰላሳ ይሆናል እንደዛ እያደረጉ ነው። የሚሄዱት አቆጣጠራቸው እንግዲህ ያው ብቸኛዋ የዘመን መለወጫን መስከረም ላይ የምታከብረው ሀገር ኢትዮጵያ ነች። ያው የራሷ የዘመን አቆጣጠር ስሌት ስላላት ነው። እና በዛ መሰረት ነው እንግዲህ አንድ አመት የሚባለው እንግዲህ እነዚህን ነገሮች በውስጡ የያዘ ነገር ነው። ያው ከአመት ጋር ተያይዞልኝ ብዙ ነገሮችን መዘርዘር ይቻላል። ያው ሰዓት አይበቃም

እሺ ቀጥሎ እንግዲህ ያው አሳ የሚለው ነገር ላይ የተወሰነ ነገር ማብራሪያ እሰጣለሁኝ አሳ እንግዲህ የሚለው ውሃ ውስጥ ከሚኖሩት እንስሳቶች ውስጥ አንዱ አሳ ነው አሳን በባህሪው እንደምናውቀው እንግዲህ ከውሃ ውስጥ ከወጣ በኋላ ብዙ አይቆይም የመሞት እድሉ ከፍተኛ ነው ከዚህ ጋር እንግዲህ ተያይዞ ያው ውሃ ውስጥ የሚቆይና ሰው የሚያድግ እንስሳ ነው ማለት ነው አሳ እንግዲህ አሳ ያው ለምግብነት በጣም ተፈላጊ የሆነ ነገር ነው የአሳ ስጋ በጣም ተፈላጊ ነው ከዛ በተጨማሪ ደግሞ ያው የአሳ ለዘይትነትም እንደ ዘይትነትም ያገለግላል ማለት ከአሳ ዘይት ይሰራሉ ማለት ነው ይሰራል ያው ሀገራችን ውስጥም በአለም ላይም የአሳ ዘይት ተብሎ በውድ የሚሸጥበት አይነት ነገር አለ እንግዲህ ይህ የአሳ ዘይት የተለያየ ዘርፈ ብዙ ጥቅሞች አሉት ተብሎ ይገመታል ጥናቶችም እንደዛ ነው የሚወጡት ማለት ነው አንደኛው ጥቅም ምንድነው አሳ ለ ለህፃናት ለአእምሮ እድገት ጋር በተያያዘ በጣም ጠቃሚ ነው ይባላል እና እንደዛም ነው ከዛም የተነሳ ያው የአሳ ዘይት በትንንሽ ብርቃት ተደርጎ ታሽጎ በተለያዩ የሱፐር ማርኬቶች ውስጥ የሚሸጥበት ሁኔታ አለ እና እንደ መድሃኒትነትም ያገለግላል እና ደግሞ የህፃናት የአእምሮ እድገት ጋር በጣም ያፈጥናል ይባላል ይሄ ከአእምሮ ብስለት እና ከአይኪው ጋር በተያያዘ አሪፍ ነው ተግሎ እንደዛ ይሸጣል እንግዲህ ይህን የአሳ ዘይት በተለያየ ነገር ይጠቀሙታል ማለት ነው ከተለያዩ ምግቦች ጋር አድርገው ከሻይም ሊሆን ይችላል ከቡናም ብቻ ከተለያየ የምግብ አይነቶች ጋር ተደርጎ ልጆች እንዲመገቡት ይደረጋል ማለት ነው ከዛ በተጨማሪ እንግዲህ አሳ ስጋው ለምግብነት ያገለግላል እንግዲህ ቅድም እንዳልኩት አሳን ከውሃ ለይተን ካወጣነው በኋላ ብዙ ውጪ ላይ የመቆየት አቅሙ የለውም ማለት ነው። ወዲያውኑ ነው የሚባረከው ማለት ነው የሚባረከው ሲባል ያው በእምነትም ደረጃ አንድ እንስሳ ከሞተ በኋላ አይበላም ኦሬዲ ያው የተበላሸ ነገር ነው የሞተ ከሆነ ግን የተወሰነ ከባረክ ነው ያው ተባርኮ ነው የሚበላው ማለት ነው ስለዚህ ሳይሞት ይባረካል ማለት ነው ከተባረከ በኋላ ግን ያው አሳ የሚሸጠው ከነሙሉ ቅርጹ ነው ማለት ነው ማለት እንደዚህ ተገነጣጥሎ ምናምን አይሸጥም እንግዲህ ያው አሳ የራሱ የሆነ አዘገጃጀት አይነት አለው ሰዎች በተለያየ ነገር አሳን ይመገቡታል እንደገና ደግሞ ያው በቀላሉም መንገድ በጥብስ ተጠብሶ ያው አሳ በዘይት ነው የሚጠበሰው ተጠብሶ በየመንገዱ ላይ እናያለን አሳ እየጠበሱ እዛው ጋር የሚሸጡበት አይነት አለ ያው አሳ በደንብ መጸዳት አለበት ከ ማለት የሆነ ጠረን አለው እቃው በደንብ መጸዳት ያለበት ነገር ነው ከዚህ ጋር ተያይዞ ለምን እንደሆነ አላውቅም ስጋው በራሱ የሆነ ጠረን አለውና ከሩቅ ነው የሚጠራው ጠረኑ እንደውም አሳ ስጋ በሚጠበስበት ቦታ ላይ ይኸው በሀገራችን ከተሞች ውስጥም እንደዚህ አይነት የአሳ መንገድ ላይ ጥብስ አለ እየተጠበሰ የሚሸጥበት ሁኔታ አለ ሌላው ነገር ደግሞ ያው የአሳ ሾርባ ብለው በሾርባ መልክ ያዘጋጃሉ ማለት ነው ይህ በሾርባ መልክ የሚዘጋጀው የአሳ ሾርባ ተብሎ ይጠራል ማለት ነው ያው እንትን የአሳ ስጋው ተቆራርጦ ነው የሚገባው ማለት ነው ከዚህ ጋር ተያይዞ እንግዲህ ከዚህ ጋር የተተረተ አንድ ተረት አለ አሳን መብላት በብልሃት ይባላል ማለት ነው ይህ የተባለበት ምክንያት የአሳ አጥንቶች በጣም ከመቅጠናቸው የተነሳ እንደ እሾክ ይዋጋሉ ማለት ነው እና አሳም መብላት በብልሃት የተባለው የአሳ ስጋ በጣም ጣፋጭ ነው ግን ደግሞ እሾኩ አለ ስለዚህ ያንን ጣፋጭ ነገር ለማግኘት ሲባል ዝም ብሎ አይበላም እና የራሱ የሆነ ዘዴና ቴክኒክ ያስፈልገዋል ማለት ነው የራሳችንን ዘዴ ተጠቅመን ነው ያንን ከውስጡ ያንን አጥንት ወይንም ደግሞ እሾኩን ምንለቅመን የምንበላው ማለት ነው ከዛ የተነሳ ይመስለኛል አሳም መብላት